ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥና ውጪ ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙ ናቸው። ሌሎች አሳዛኝ ናቸው። የአየር ሁኔታ መረጃ ይሰጣሉ። የስፖርት ውጤቶች እወዳለው። ጋዜጠኞች መረጃ ያብራሩልናል አንዳንድ ጊዜ ከቤተሰብ ጋር ነው? ወይ ያየን ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል ሰላሳ ደቂቃ ያህል ይወስዳል። ከዚህ ያለ እረፍት ይሄዳል።

የለትምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍጥሬ አበላለሁ ከዛ ከቤት ዛሬ ከቤት አምጥቼ ነው። እናቴ እንጀራ እና ወጥ ፈጥራለች የማይክሮ ዌቭ የማይክሮ ዌብ እሞቀዋለሁ። በ በመደዳ ቦታ አሁን ተቀምጫለሁ ባልደረቦቼ አብረን እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠማቸው ነገሮች ይዘክራሉ ሌሎች ለቀልዶች ይነግራሉ። ይሄ የእረፍት ጊዜ ነው። ሰዓት አንድ ስላልባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው

ለማስተዋጸት ተስፋ እያደረኩ ነው። ለሁለት አመት ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ። አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ ውሳኔ ቀርቧል። አንዳንዴ ተጨንቄያለሁ ምናልባት ሌላ እጩ የተሻለ ነው። ግን በእኔ ችሎታ አምናለሁ የ የክህሎቴን ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይሄ እድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ ምንም እንኳ ምንም ቢሆን መስራት እቀጥላለሁ